እናት ማለት እንግዲህ ያው የሴትን ጾታ የሚያመለክት ወይም ሴትን ልጅ የሚያመለክት ነው ወላጅ ማለት ነው ወይም የወለደች እናት ትባላለች ማለት ነው። አንድን ሰው አርግዛ ዘጠኝ ወር በሆዷ አርግዛ እንዲሁም ከዛ ወልደ አጥብታ አሳደገች እናት ትባላለች ያው እንግዲህ ባታጠባም ወይም ባታሳድግም እንኳን መጀመሪያ ከወለደችው እናቱ ትሆናለች ማለት ነው። በባዮሎጂካል ዲኤንኤያቸው ተመሳሳይ ይሆናል ወይንም በተፈጥሮ እንግዲህ በእሷ ሆድ ውስጥ ዘጠኝ ወር ከቆየና በጽንስ መልኩ የኔ ያክል ቆይቷል አንድ ልጅ ከእናቱ ከተወለደ ያቺ እናት ትባላለች ማለት ነው። እና እናት የሚለውን በአጠቃላይ የሚገልጽልን ያው የአንድ ልጅ እናት ወይም የሆነ ልጅ የወለደች እናት ማለት ነው። እና ይሄ እንግዲህ ትልቅ ነገር ነው ማለት ነው። ያው ሁሉም ሰው እናት እንወዳለን ሁሉም ለእናቱ ክብር አለው። አብዛኛው እናት ሲባል ያው ከባድ ነው ቃላቱ ሁሉ ነገር ናት እናት ለልጇም አትሆነው ነገር የላትም። ነፍሷን አሳልፋ ትሰጣለች ያው እንግዲህ እንደ ልጇ የምትወደው ማንም አይኖርም ማለት ነው። በምድር ላይ እናት ስትባል። እንግዲህ ያው እንስሳዎችን እንኳን ማየት እንችላለን ምን ያክል ልጃቸውን? ገና እንደወለዱ ወይም ልጃቸው ገና ተወልዶ ብዙም ሳያ ድግ ማለት ነው። ያኔ ምን ያክል እንክብካቤ ወይም ምን ያክል እንደሚጨነቁ። ቢነጠላቸው ቢልቃቸው የሆነ ነገር ቢሆንባቸው ምን ያክል እንደሚጨነቁ እናያለን። አንዳንዴ በተፈጥሮ ማለት ነው እና እናት ማለት ይሄን ይገልጸዋል እንግዲህ። በሌላ መልኩ ሀገር እናት ልትባል ትችላለች አንድ ሰው የተወለደባት ሀገር ወይንም ተወልዶ ያደገባት ሀገር እንደውም የቤተሰቦችም ሀገር እንኳን ትችላለች። ይሄ እንግዲህ እናት ሀገር ይባላል ማለትም ወይም እናት ሀገሬ ይላል አንድ ሰው እቺ ሀገሩ እንግዲህ የመጀመሪያ የተወለደባት ያረፈበት እንዲሁም ዜግነት ወይም ዘሩ ያለበት ነው ማለት ነው። ያ ሰው እናት ሀገር ይባላል። እንግዲህ አያቶቹ ቅድመ አያቶቹ እንዲሁም ወላጆቹ የተወለዱበት ሀገር እሱ እንኳን አጋጣሚ ሌላ ሀገር ሄዶ ቢወለድ ወይንም ወላጆቹ በስደት በስራ ምክንያት እናቱ ሌላ ሀገር ብትወልድ እንኳን ያኛው ግን የእናቱ ሀገር የአያቶቹ የዘርዮቹ ሀገር። የእናት ሀገር ይበላል ማለት ነው። ወይንም እናት ሀገሬ ማለት ይችላል ማለት ነው። እና ይህንን ይመስላል። እንደ አጠቃላይ ያው እንዴ? እንዴ ቋንቋ ደግሞ እንግዲህ ይሄ እናት የርህራሄ የደግነት ያዛኝነት መገለጫ ተደርጎ ይወስዳል። ጥሩ ያው የሆነ የሆነ ሰው እናት ነው ወይም እናት ናት የሚባል ማለት ነው። እንዴ ባህሪ ልንገልጽበት እንችላለን እንዴ ደግነት ለሰው ልጆች በጣም መልካም የሚያስብ ሰብአዊነት የሚሰማው ሰው በዛ መልኩ ልንወስደው እንችላለን ማለት ነው። ያው እናት ለልጇ ምን ያክል ምን ያክል አዛኝ እና ምን ያክል እንደምትጨነቅ ምን ያክል እንክብካቤ እንደምታደርግ ይታወቃል። ሌሎችም እንግዲህ እዛ አይነት ባህሪ ያላቸው ሰው እናት በሚለው ሊገለጹት ይችላሉ ወይም እናት ነው። እናት ናት እሷ ይባላል ማለት ያ ማለት ወልዳለች ያለን ሰው ወይም እሷ ፀንሳ ቆይታለች ማለት ሳይሆን ያው ባህሪዋን ደግነት ለማመልከት ነው። ጥሩ ሰው እንደሆነች ለሰው አዛኝ እንደሆነች እና ርህሩህ እንደሆነች ያንን ባህሪ ለመግለጽም እንጠቀምበታለን ማለት ነው

መተኛት ማለት እንግዲህ ገደም ማለት መጋደም ወይም በእንቅልፍ መወሰድ እና አልጋ ላይ ሊሆን ይችላል ሶፋ ላይ ወይም የተለያዩ ቦታዎች ላይ በጀርባ እንደውም በጎን መጋደም ማለት ነው። ይሄን ይገልጻል ማለት ነው። ያው አንድ ሰው ያው በሌሊቱ ክፍል አብዛኛው ሰው እንደሚተኛ ይታወቃል የሌሊቱ የሌሊቱ ክፍል የእረፍት ሰዓት እንደመሆኑም አንፃር ወይም የእረፍት ሰዓት ስለሆነ አብዛኛው ሰው ይተኛል ማለት ነው። በሌሊቱ ክፍል እረፍት ያደርጋል ማለት ነው። እንዲሁም አንድ ሰው እንቅልፉ ከመጣ ቀንም ሊሆን ይችላል እና ማረፍ ከፈለገ ያርፋል ማለት ነው። እና መተኛት የሚለው ይህን ይገልጻል ማለት ነው። ያው ገደም ማለት በጀርባው ሊሆን ይችላል በጎኑ እንግዲህ አልጋም ላይ ሊሆን ይችላል ሶፋም ላይ መሬትም ላይ ሊሆን ይችላል የትኛውም ቦታ ላይ ገደም ካለ አንድ ሰው ያው ተኛ ይባላል። ማለት ነው።

ኖቨምበር ማለት ከአስራ ሁለቱ ወራቶች ውስጥ አንዱ ነው በአመት ያው እንደሚታወቀው አስራ ሁለት ወራቶች አሉ ከነዛ ወራቶች ውስጥ አንዱ ይሄው ኖቨምበር የሚባለው ወር ወይንም ኖቨምበር ተብሎ ይጠራል ማለት ነው። ከነዛ ወሮች ውስጥ ስለዚህ ይሄ እንግዲህ እንደ ኢሮፒያኖች የዘመን አቆጣጠር ስ ባህል ወይም እንደነሱ የዘመን አቆጣጠር ሲስተም አስራ አንደኛው ወር ላይ የምናገኘው ነው ማለት ነው። ወደ የመጨረሻው አካባቢ ያለ ወር ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሶስተኛ ወር ላይ ነው። በአማርኛውም ህዳር በመባል ይታወቃል ማለት ነው ወይም ህዳር የምንለው ወር ነው። ይሄ ኖቬምበር የሚባለው ከዛ ታህሳስ ይቀጥላል ወይም ዲሴምበር በአውሮፓውያን አቆጣጠር ወይም በአውሮፓውያን አጠራር በእንግሊዝኛው ማለት ነው። ስለዚህ እንግዲህ ይህ ከአስራ ሁለት ወር ውስጥ አንዱ የሆነ ወር ነው በኢትዮጵያ ሶስተኛው ላይ ነው። የምናገኘው መጀመሪያ እንግዲህ የአመቱ የመጀመሪያ አካባቢ ነው ማለት ነው። እና ይሄ ኖቨምበር ይባላል ኖቨምበር እንግዲህ የተለያዩ ነገሮች ይኖራሉ በዚህ ወራት እንደ ኢትዮጵያ መኸር የሚሰበሰብበት ወቅት ነው ኖቨምበር። ክረምት ያው በኢትዮጵያ ሀምሌ ነሀሴ ወይም ከሰኔ ሀምሌ ነሀሴ ጁን ጁላይ ኦገስት ያሉ እነዚህ ወራቶች እንደሚታወቀው በሀገራችን የክረምት ወራቶች ናቸው ማለት ነው። ስለዚህ በእነዚህ የክረምት ወራቶች እንግዲህ የተለያዩ አዝርእቶች ይዘራሉ የአብዛኛው የዚ የዛ ሀገር ግብርና ያው ዝናብ ላይ ብቻ ነው ጥገኛ የሆነው በአብዛኛው ማለት ነው። ያም ስለሆነ ክረምት ላይ እንግዲህ አብዛኛው ምርት የሚመረተው በክረምት ነው ማለት ነው። የተለያዩ እንደ ጤፍ በቆሎ አይነት እነዚህ ስንዴ የሀገሬቱን የምግብ ፍጆታ የያዙት ማለት ነው በተለይ ጤፍ የሚባለው ያው የኢትዮጵያ ባህላዊ ምግብ እንደሚታወቀው እንጀራ ነው። ለዚህ ለእንጀራ ደግሞ ዋናው ግብአት የመጀመሪያው ተመራጭ ግብአት ይህ ጤፍ ስለሆነ እና እንደነዚህ አይነት አዝርእቶችን ያው በክረምቱ ይዘራሉ ማለት ነው። በክረምት ከሰኔ ጀምሮ እስከ ነሀሴ ድረስ ባለው ከማሳ ዝግጅት እስከ ዘር እና የተለያዩ አረም እንዲሁም የማዳበሪያ የአረም እርጭት ይኖራል የማዳበሪያ እርጭት ይኖራል ማለት ነው። ይህን ሁሉ ሂደት ይህን ሁሉ ደረጃ ካለፈ በኋላ ያው እንግዲህ ህዳር አካባቢ መሰብሰቢያው ነው ማለት ነው ወይም መሰብሰቢያው ነው። ገበሬዎች እንግዲህ ከማሳቸው ላይ በባህላዊም በዘመናዊም መንገድ ይህንን ሰብላቸውን ይሰበስባሉ ማለት ነው። ያንን ያጭዳሉ ወደ ጎተራቸው የሚያስገቡበት ወቅት ነው ማለት ነው። ይሄ ህዳር ወይም ኖቬምበር የሚባለው። እና በዚህ ወር ብዙ ገበሬ ወደ ጎተራው ያስገባል ሰብሉን በመሰብሰብ የመኸር ወቅት ነው ማለት ነው። እንዲሁም የተለያዩ ከአዝርእትም ውጪ የተለያዩ ሳሮችን ያጭዳሉ ማለትም ሳሮችንም ይሰበስባሉ ያም ለምንድንነው እንግዲህ በክረምቱ የትኛውም ቦታ ሳር ያወጣል በጣም ከፍተኛ የሆነ ዝናብ ስለሚኖር ማለት ነው። በዛን ጊዜ ያንን የተሰበሰበ ወይ ያንን የወጣ ሳር እንግዲህ ለበጋ ወይንም ደረቁ ወቅት እየመጣ ለሚመጣው ለዛ ለእንስሳቶች መኖ ለማስቀመጥ ሲባል ለዛ ይቀመጣል ማለት ነው። ይህ እንግዲህ የህዳር ሳር ወይም በሀገር የተሰበሰበው እና እንደ አጠቃላይ ለከብትም ለሰውም ለምግብነት የሚሆን ለወደፊት በአብዛኛው የሀገራችን ክፍል የሚሰበሰብበት የመኸር ወቅት ነው ማለት ነው። እንዲሁም ከዛ የተረፋቸውን ደግሞ ከራሳቸው ፍጆታ ለገበያ የሚያቀርቡበት እና ገቢ የሚያገኙበት ነው ማለት ነው። እንዲሁም በዚህ ወር የማር የማር ምርት ይገኛል ማለት ነው በአብዛኛው እንግዲህ ይህ ከፍተኛ የሆነ ላይ ነው አበቦች በብዛት የሚገኙት ማለት ነው። ያው ንቦች እንደሚታወቀው ከአበባ ቀስመው ነው እና ማር የሚሰሩት በዚህ ወር እንግዲህ ማርም ይገኛል ማለት ነው። እንደ አጠቃላይ ይህ ወር በሀገራችን በኢትዮጵያ እጅግ ከፍተኛ የሆነ ምርት የሚሰበሰብበት እና ብዙ መኸሮዎች የሚገኙበት ወቅት ነው ማለት ነው። ስለዚህ ደስ የሚል ወቅት ነው ማለት ነው። ይህ ወራት የሚመጣበት አሪፍ የሆነ የመኸር ወቅት ነው ማለት ነው

ሳምንት ማለት እንግዲህ የሰባት ቀኖች ድምር ወይም ሰባት ቀኖች ሳምንት ይባላሉ ማለት ነው። አስራ አራት ቀኖች ሁለት ሳምንት እንዲሁም ሃያ አንድ ቀኖች አራት ማን ሶስት ሳምንት ሲባሉ። እንዲሁም ሰላሳ ቀኖች ወይም አንድ ወር አራት ሳምንት ይባላል ማለት ነው። እና ይህ ሳምንት የምንለው። እንግዲህ የሚመላለስ ማለት ነው። በየሰባት ቀኑ ሳምንት በየሰባት ቀኑ ሳምንት የሚሆንና በየሰባት ቀኑ የሚመላለስ። ቀን ቀኖች ወይም በየሰባት ሰባት ቀኖች አንድ ሳምንት ይባላሉ ማለት ነው። እና ያው ሳምንት የሚለው በዚህ ልንገልጸው እንችላለን። አንድ ወር ሲባል ያው እንግዲህ አራት ሳምንት እንዲህ ያለው እናውቃለን ማለት ነው። እንግዲህ ያው ከሰኞ እስከ አርብ ያሉት ደግሞ እነዚህ የሳምንቱ አምስት ቀኖች የስራ ቀኖች ናቸው። ሌሎች ቀሪዎች ደግሞ ቅዳሜና እሁድ እነዚህ የእረፍት ቀኖች ወይንም የእረፍት ሰአቶች ናቸው ማለት ነው። እና በእነዚህ ሳምንቶች ያው በየተለያየ ባህል በየተለያየ እምነት የየራሳቸው የሆነ። ቀን እንግዲህ ከሳምንቱ ውስጥ ልዩ ትርጉም ወይም ልዩ የሚደረጉ ቀኖች አሉ ማለት ነው። ስለዚህ ሳምንት ማለት ሰባት ቀኖች ሳምንት ይባላሉ ማለት ነው። ወይም በተከታታይ ሰባት ቀኖች ስንቆጥር አንዲት ሳምንት ያልቃል ወደ ሌላ ሁለት ሳምንት እንጀምራለን ወይም ሌላ ሳምንት ይቆጠራል ማለት ነው

ፖሊስ ደውል፣ ያው እንግዲህ ለፖሊስ ደውል ማለት ፖሊስ ማለት ያው የጸጥታ አካል ነው ወይም ህግ አስከባሪ የህግ አካል የሰላም አስከባሪ እንደማለት ነው። በአንድ ከተማ ወይንም በአንዲት ሀገር ሊሆን ይችላል በተመደበበት ቦታ እንግዲህ የሰላም ዘብ የሰላም አስከባሪ የጸጥታ ሀይል ልንለው እንችላለን። ደውል ማለት ይሄ መደወል ማለት ደግሞ የስልክ ጥሪ ማድረግ ወይም መጥራት ነው እሱን በተለያዩ ምክንያቶች እንዲመጣ ማድረግ ነው። ስለዚህ ፖሊስ ደውል ማለት ለፖሊስ አሳውቅ ለፖሊስ ንገር እንደማለት ነው ማለት ነው ለዛ እንጠቀመዋለን ማለት ነው። ይህም እንግዲህ ለምሳሌ የሆነ ፀብ ተነስቶ ሊሆን ይችላል በአንድ አካባቢ ብጥብጥ የሰዎች አለመግባባት ተፈጥሮ ሊሆን ይችላል። ይህም እንግዲህ የጸጥታ ሀይሉ ሊያስፈልግ ይችላል ማለት ነው ወይ ሰላም አስከባሪ። የታጠቀ ሀይል ያንን ብጥብጥ ለማረጋጋት ያንን ፀብ ለማብረድ እና የተረጋጋ አካባቢ ለመፍጠር ወይም ሰላማዊ አካባቢ ለማምጣት ይህ የጸጥታ አካል ሊያስፈልገን ይችላል ማለት ነው። ያን እንግዲህ ለፖሊስ ደውል ይባል ይችላል ማለት ወይም ፖሊስ እንዲመጣ ይደረጋል። ከዛም አከባቢውን እንዲቆጣጠር እና ሰላም እንዲመጣ እንዲረጋጋ እንዲሁም ወንጀለኞቹን በህግ ቁጥጥር ስር እንዲያውል ይደረጋል ማለት ነው። ስለዚህ ይህ የጸጥታ አካል ነው ይህ ፖሊስ አንድ አካባቢ ያው ወንጀል ከተሰራ ወይም የስርቆት ወንጀል ሊሆን ይችላል የሰው ድብደባ እንዲሁም ሌላ አላስፈላጊ ሁከት አካባቢውን ማህበረሰቡን የሚረብሽ እንዲሁም ሌላ መጥፎ ድርጊት ወይም መጥፎ ነገር የሚያመጣ እንቅስቃሴ ሊሆን ይችላል ማለት ነው፤ ወይም አደንዛዥ እፅ እንቅስቃሴ እያ እያ ሊያዘዋውር የሚያዘዋውሩ ሰዎች ሊሆኑ ይችላሉ እነዛ ሰዎች ወይም ህገወጥ የሰው ዝውውር የሚያዘዋውሩ ሊሆኑ ይችላሉ ማለት ነው። እንዲሁም የተበላሸ መድሃኒት የሚከዝኑ ነጋዴዎች ሊሆኑ ይችላሉ። ወይንም እያለም የዋጋ ንብረት ለመፍጠር ወይንም የአቅርቦት የእቃ እጥረት ለመፍጠር ማለት ነው የአቅርቦት እጥረትን ለመፍጠር የሚከዝኑ ሊሆኑ ይችላሉ። ያው እንግዲህ የተለያዩ ፋውሎች ይሰራሉ ሊሰሩ ይችላሉ ማለት ነው በማህበረሰቡ ውስጥ ማህበረሰቡ ሲኖር ማህበረሰቡን የሚጎዳ ድርጊት የሚያደርጉ ግለሰቦች እንዲሁም ቡድኖች ሊኖሩ ይችላሉ ማለት ነው። ያኔ እንግዲህ እነዚህን በህግ ቁጥጥር ስር የሚያውልልን ፖሊስ ነው ማለት ነው። ስለዚህ ለፖሊስ ደውል ሊባል ይችላል ማለት ነው። እነዚህ የህግ አካላት እንግዲህ በፖሊስ ተይዘው አስፈላጊውን እርምጃ እንዲወሰድባቸውና ወደ ህግ እንዲቀርቡ በህግ ቅጣታቸውን እንዲያገኙ ሲባል መጀመሪያ እንግዲህ ፖሊስ የሚባለው የጸጥተ ሀይል የመጀመሪያው ስራን የሚሰራው እሱ ነው ማለት ነው። እነሱን በቁጥጥር ስር ወይም በህግ ጥላ ስር የማዋል ስራ እና ፍርት ቤት ተከታትሎ ማቅረብ ያለበት እሱ ነው ማለት ነው። ስለዚህ ይህ ወንጀል ሲፈጸም ስናይ ማህበረሰቡን የሚጎዳ አካባቢውን የሚጎዳና አለመረጋጋትን የሚያስከትል ዲግሪ ድርጊት ሲፈጸም ስናይ እንግዲህ ለፖሊስ ደውል ልንል እንችላለን ማለት ነው።

እንግዲህ ችግር የለውም የምንለው የሆነን ነገር ካደረግን በኋላ ወይም ለሆነ ነገር ከሰዎች ጋር በምንነጋገርበት ጊዜ ነገሩ ቀላል እንዲሆን ለኛ የማያሳስበን እንደሆነ ወይም እኛ ማድረግ እንደምንችለው ነገሩ ቀላል እንደሆነ ለእኛ ለማሳየት ወይም ለማሳወቅ ስንሞክር ችግር የለውም እንላለን ማለት ነው። ያኛው ሰውዬ እንግዲህ አደራ እየሰጠን ሊሆን ይችላል ወይንም ከእኛ የሆነን ነገር እንዲናደርግ እየፈለገ ሊሆን ይችላል ማለት ነው። ስለዚህ ችግር የለውም በማለት እኛ ነገሩን ቀለል ለማድረግ እና በእኛ በኩል ነገሩን የሚቻል ለማሳየት እንሞክራለን ማለት ነው። ለምሳሌ አንድ ሰው ይቅርታ ሊለን ይችላል ማለት ነው ያኔ ችግር የለውም ምናምን ብለን እኛ በእንደዚህ አይነት መልኩ ይቅርታ መቀበል ልንገልጽ እንችላለን ማለት ነው። እንዲሁም ሰው በሚያመሰግንበት ጊዜ አይ ምንም አይደል ችግር የለውም ይሄ ቀላል ነገር ነው ምናምን ተብሎ የዛን ሰውዬ እንግዲህ በዛ ሰውዬ ምላሽ ይሰጣል ማለት ነው። እንደ አጠቃላይ ችግር የለውም ማለት ያው ነገሩ ቀላል እንደሆነ ወይንም በእኛ በኩል እንደሚቻል እንደዛ ለማሳየት የምንጠቀምበት ቃል ነው።

መስኮት መስኮት ምንለው እንግዲህ አነስ ያለች በር አይነት ናት ማለት ነው። አነስ ያለች አብዛኛውን ከቤቶች ጀርባ ወይም ከኋላ ማለት ነው ከኋላ በኩል ልትሰራ የምትችል ናት ማለት ነው። እንግዲህ የትኛውም ቤት ሲሰራ መስኮት ይኖረዋል ዋና በር ይኖረዋል መውጫና መግቢያ እንዲሁም ደግሞ አየር ማስገቢያና የቤቱን ባላንስ ለመጠበቅ ያ ማለት የቤቱን ተመጣጣኝ የሆነ ሙቀት እንዲኖር መስኮት ያስፈልገዋል ማለት ነው። አንድ ቤት ሲሰራ እንግዲህ ያለመስኮት አይሰራም አብዛኛው ከኋላ በኩል ነው መስኮት የሚሰራው። እና ያ ነው መስኮት ሚባለው ከበሩ አነስ ያለች እንዲሁም አንዳንድ ጊዜ ከብሩን ጋር ተቀራራቢ ሊወንዳ ይችላል። እንግዲህ እንደዚህ አስፈላጊነቱ እንደቤቱ ዲዛይን እና እንደ ቤቱ ጥቅም ቤቱ ለሚውለው ጥቅም ለመኖሪያ ነው ለግንድ ነው ለሆቴል ነው የሚለውን ነገር ያው ታሳቢ ተደርጎ የሚሰራ ነው ማለት ነው። እንደ አጠቃላይ ግን አብዛኛው ቤት ሲሰራ መስኮት ይኖረዋል ማለት ነው። ያ እንግዲህ ለተለያዩ ጥቅሞች ላይ ለተለያዩ ጥቅሞች ታስቦ የሚሰራ ነው ያ ማለት ነው። እንዲሁም የትኛውም ተሽከርካሪዎችን ብናይ የተሽከርካሪዎች መስኮት ይኖራቸዋል ማለት ነው። መስታወት ይገጠምላቸዋል ያ መስኮታቸው ያው ሙቀትን ለመከላከል ታስቦ ነው የሱም በዋናነት ሰዎች አየር እንዲያገኙ ያው መጓጓዣ እንግዲህ በተለያዩ በበራሃማ አካባቢዎች ሊሄድ ይችላል ራሱ መጓጓዣው በረሃ ባይሆንም እንኳን የሚፈጥረው ሙቀት አለ ከሞተሩ ጋራ በፍጥነት ሲንቀሳቀስና ያንን ለመከላከል ወይም ተጓዦችን ምቾት እንዲሰማቸው ለማድረግ የሚሰራ መስኮት አለ ማለት ነው። በአብዛኛው ያው ከመስታወት የሚሰራ ነው። እና መስኮት ማለት ይሄን ይመስላል ያው ቤት ላይ ስንመጣ አብዛኞቹ ያው በመስታወት ይሰራሉ ማለት ነው። ደግሞ ደከም ያሉ አካባቢዎች ወይም ደከም ያለ ግለሰብ ከሆነ ወጩን ለመሸፈን በላሜራ ብረት ይሰራል። ከዛም ደግሞ ካልቻለ በእንጨት በተለያዩ እንጨቶችን በመጠቀም በዛ ሊሰራ ይችላል ማለት ነው።